ወደ መናፈሻ የሚሄደው በሳምንት አንዴ ነው። ምክንያቱም ስራ አለ ትምህርት አለ ሁሉም ነገር በአንዴ ማስኬድ ትንሽ ስለሚከብድ ግን ደግሞ እረፍት ሳገኝ በሳምንት አንዴ በተለይም ደግሞ እሁድ እሁድ ሲሆን ወደ መናፈሻ እየሄድኩኝ እዝናናለሁ እጫወታለሁ ከቤተሰቦቼ ጋር ጥሩ ጊዜ አሳልፋለሁ። እና ወደ መናፈሻም ሄዶ ሁሌም በሳምንት አንዴ እሁድ እሁድ ብቻ ነው ሁሌም ወደ ወደ መናፈሻ አልሄድም እሁድ እሁድ ብቻ ነው የሚሄደው። ሌላው ቀን ስራ አለ ትምህርት አለ ስለሆነ እና እሁድ ብቻ ነው የሚሄደው።

ሰነድ ማዘጋጀት በጣም ነው የምወደው። ምክንያቱም ሰነድ ስናዘጋጅ ጥሩ ጥሩ የሆኑ ሰነዶች ለመለየት አያዳግተንምና ብዙ ሰነዶችን አዘጋጃለሁ። የተለያዩ ስለ ትምህርት ስለ ስራ ስለ ሁሉም ነገር ስለ ቤተሰቦቼ አንዳንድ ነገር የያዘ ሰነድ። ስለ ድሮ የልጅነቴ የእድገት ጊዜ ምናምን እንደዛ አይነት ሰነዶች የያዙ አዘጋጃለሁ

በስራ ሁሌም ጥሪ አደርጋለሁ አንዳንድ ጊዜ በሳምንት ሁለቴ ጥሪ ላደርግ እችላለሁ። ግን ደግሞ አስፈላጊ ሲሆን ሁል ጊዜም አደርጋለሁ። ስራ ካለ በጣም ብዙ ስራ ካለ በቀን ወደ ሃያ ምናምን ጊዜ ላላቋርጥ እችላለሁ ሁሌም ጥሪ ላደርግ እችላለሁ። በሳምንት ሁለቴም ላደርግ እችላለሁ። ስራ ከሌለ ደግሞ ስለዚህ ስራ ሁሌም በተለይም በአሁኑ ሰዓት ስራ ሁሌም አለ። ብዙ ስራ ነው ያለን እና ጥሪ ሁሌም አደርጋለሁ። በየቀኑ ጥሪ አደርጋለሁ።

ጥላ ወይስ ፀሀይ ትመርጣለህ ለሚለው ጥያቄ በጣም ቀላል ነው? ይሄ እኔ ፀሀይ አልወድም ጥላ ነው የምወደው ስለዚህ ጥላ ነው የምመርጠው። ምክንያቱም ፀሀይ ሲመታኝ እኔ ትንሽ ይሄ የላይኛው ሰውነቴ ላይ በጣም ችግር ይመጣብኛል ያስጠላኛል። ሰውነቴ ያልሆኑ ሽፍታዎች ምናምን ስለሚወጥብኝ ፀሀይ አልወድም ጭንቅላቴ ያመኛል። ፀሀይ ሲመታኝ ብዙ አይነት ህመሞች ይመጡብኛል ፀሀይ ሲመታኝ እና ሁሌም ጥላ ነው የምመርተው። እኔ

ማደንዘዝ አልወድም ብዙም ጊዜ ማደንዘዝ አልወድም። ምክንያቱም ስራ ስለምውል ስራ ላይ በጣም ብዙ ነገር ስለሚገጥመኝ በስራ ላይ በጣም ብዙ ነገር ስለምሰራ ማዳንዘዝ ያን ያህል አልወድም። ግን ደግሞ ችግር ሲፈጸም አንዳንድ ጊዜ ሲ ሲደብር ህመም ሲሰማ። ሌላ ችግር ሲገጥምህ ጭንቀት ሲሰማህ እንደዛ አይነት ሲሰማኝ ማደንዘዣ እጠቀማለሁ እንጂ ማደንዘዣ ሁሌም አልወድም። ጥሩ አይመስለኝም ግን ደግሞ አንዳንድ ጊዜ ሊያስፈልግ ስለሚችል ግን በአጠቃላይ ማደንዘዣ አልወድም

ከስራ ሰዓት በኋላ እሰራለሁ ምክንያቱም ከሰራሁ ገቢ አለኝ አውቃለሁ ገቢ ካለው ሁሌም ስራ አለ እኔ ጋር ማለት ነው። እና ከስራ ሰዓት በኋላ ሁሌም እሰራለሁ። አንዳንድ ጊዜ እረፍት አገኛለሁ ግዴታ አይደለም በፍላጎቴ ነው የምሰራው። ግን ደግሞ ስራ ካለ በጣም አስፈላጊ ስራ ካለ ሁሌም ከስራ ሰዓት በኋላ የመስራት ግዴታ ካለብኝ እሰራለሁ። የዛ የሰራሁት ገቢ የማገኝ ከሆነ ማለት ነው። ዝም ብዬ እልፋት መልፋት አልወድም። ግን የለፋሁበትን የማገኝ ከሆነ ሁሌም ከስራ ሰዓት በኋላ ለመሰራት ዝግጁ እኔ ሁሌም እሰራለሁ።

በህይወቴ ፊልም ማየት በጣም ነው የሚያስደስተኝ ሙዚቃና ፊልም በጣም ነው የምወደው እነሱ በጣም የሚመቹ ነገሮች ናቸው በጣም ነው የምወደው። ፊልም ማየት ግን ደግሞ የሀገር ውስጥ ሳይሆን የውጭ ፊልሞችን ነው ማየት የምወደው እኔ በተለይም የህንድ ፊልሞች በጣም ነው የምወደው። ከምወዳቸው ፊልሞች መካከል ዲሏሊ ዱላኒያ ሊጀንግ የሚለው ሀማብኪ ኮን የሚለው የሳልማን ካሀን በጣም የምወደው አክተር ነው በዚህ አጋጣሚ እና በጣም የምወደው ከሳልማንካን ፊልም ደግሞ ኤክታ ታይገር የሚለው በጣም የምወደው ፊልም ነው። ፊልም ሆሊውድ ፊልም ደግሞ በጣም የምወደውን ፊልም ሚሽን ኢምፖሲብል የሚል ፊልም ነው። ያንን ፊልም በጣም እወደዋለሁ።

ማህበራዊ ሚዲያ እጠቀማለሁ። አዎ በርግጥ የግድ ነው። ምክንያቱም በዚህ ሰዓት ማህበራዊ መጠቀም ማለት ከቴክኖሎጂው ጋር አብረህ መሄድ ማለት ነው። ወደ ትልቅ ቦታ መድረስ ማለት ነው። ማህበራው ሚዲያ የማንጠቀም ከሆነ በአሁኑ ጊዜ ወደ ኋላ እየቀረን ነው የምንሄደው። ስለዚህ ማህበራዊ ሚዲያ በደንብ ነው የምጠቀመው። ስለሚያዋጣ ብዙ አይነት ማህበራዊ ሚዲያ እጠቀማለሁ ቲክቶክ ዩቲዩብ ኢንስታግራም የመሳሰሉ ማህበራዊ ሚዲያዎችን እጠቀማለሁ ትዊተርም እጠቀማለሁ። እና በጣም ወሳኝ ስለሆነ አስፈላጊ ስለሆነ ለስራም ለትምህርትም ስለሚጠቅም ማህበራዊ ሚዲያ እጠቀማለሁ

በጣም የምወደውም ጣፋጭ ምግብ ብዙ ናቸው በጣም የምወዳቸው ምግቦች በጣም ብዙ ናቸው ከምወዳቸው መካከል ደግሞ ባህላዊ የሆኑ ምግቦችን በጣም ነው የምወደው። በተለይም ደግሞ እንጀራ በሽሮ በጣም በጣም በጣም በጣም የምወደው ምግብ ነው። እንጀራ ቦሽሮ ከዛ ቀጥሎ እንጀራ በምስር እወዳለሁ። ዳቦ ቢሆንም እመርጣለሁ ግን ደግሞ ከባህላዊ ብንመለከት እንጀራ በሽሮ በጣም ነው የሚመቸኝ በጣም ጣፋጭ ስለሆነም እወደዋለሁ

በትክክል ኢንተርኔት አለኝ ሁሌም ስራዬን የምሰራው በኢንተርኔቱ ኢንተርኔት ከተቋረጠ ስራ መስራት ስለማልችል ኢንተርኔት ሁሌም ዝግጁ ነው። የኔ ኢንተርኔት ሁሌም አዘጋጅቼ ነው የምጓዘው። በጣም ኢንተርኔት መጠቀም እወዳለሁ። ኢንተርኔት ከሌለ በጣም ነው የሚደብረኝ ስራ መስራት አልችልም መዝናናት አልችልም። ስለዚህ ኢንተርኔት አዎ አለኝ

ይሄ ጥያቄ ብዙ ሰው ይጠይቀኛል በመታጠብያ ውስጥ ለምንድነው? እምዘምረው ምናምን ይለኛል እና በጣም በምታጠቢው በመታጠቢያ ውስጥ እዘምራለሁ ምክንያቱም ደግሞ በጣም ስለምወድ ነው መፋጨት ምናምን እወዳለሁ። መዝሙሩ እወዳለሁ እና እየታጠብኩኝ ሁሌ ነው የምዘምረው። ጎረቤቶች ምናምን ምናምን ያኮርፋሉ እኔ በመዘመሬ ከእንቅልፋቸው ይነሳሉ ምናምን በጣም ስለሚደብራቸው። እንጂ እኔ በመታጣበያ ቤት መዘመር በጣም ነው ደስ የሚለኝ እዘምራለሁ። አዎ

በስራ ቦታ በጣም ብዙ ጓደኞች አሉኝ በጣም የምወዳቸው የማከብራቸው የምንፋቀር በጣም ብዙ ጓደኞች አለን ግን ደግሞ ከነዛ ጓደኞቼ መካከል ለየት ብሎ የምወዳቸው ጓደኞቼ አሉ። አንዲት ሴት አለች በጣም የምወዳት ጓደኛዬ እወዳታለሁ አፍቅራታለሁ በጣም ነው የምወዳት። ኤልሳ ትበላለች ከእኔ ጋር ብዙ ስራ ሰርታለች ስራችን ውስጥ በጣም ጎወስ ሰራተኛ ናት ፀባዩም ሊሆን ይችላል። ሁሉም ነገሮ በጣም ደስ የሚል ነገር አላት እና በጣም የምወዳት ጓደኛዬ ናት።

በዚህ ቅዳሜና እሁድ በጣም ብዙ ስራ እሰራለሁ። በተለይም ደግሞ ከስራ ውጪ የሆኑ ነገሮችን መስራት እወዳለሁ። ቅዳሜና እሁድ በተለይም ደግሞ ሰኞ ጀምሮ ክላስ ስላለኝ በትምህርት ስላለኝ ቅዳሜና እሁድ። ጥናት አደርጋለሁ አንዳንድ ስራዎችን እሰራለሁ። ግን ደግሞ በተለይ በተለይ ጥናት ነው የማጠናው። ፈተናም ስላለብኝ በቀጣይ የፊዚክስ እና ኬሚስትሪ ጥናቶችን አጠናለሁ አንባለሁ

እውነት ለመናገር ድሮ ድሮ በአደባይ መናገር ያስቸግረኝ ነበር አይናፋርም ስለነበርኩኝ በጣም እቸገር ነበር። አልወድም ነበር አሁን በአሁኑ ጊዜ ግን በጣም ደስ ይለኛል ይናፍቀኛል በአደባባይ። ወጥተህ መናገር ምናምን በጣም ደስ የሚለኝ መጮህ ምናምን በጣም እወዳለሁ። እና በአሁኑ ጊዜ በአደባባይ ላይ ወጥቼ መናገር እችላለሁ። ማንም ሰው ቢኖር በአሰልጣኝ ሊኖር ሴቶች ይኖሩ ወንዶች ይኖሩ ትላልቅ ሰዎች ነጋዴ ምናምን ይኖሩ ምንም አይመስለኝም። በአደባባይ መናገር እችላለሁ

ድሮ ድሮ ብስክሌት መጋለብ በጣም ያስቸግረኝ ነበር በቃ አልችልም ነበር ትንሽ ስለምፈራ ነበር። መሰለኝ ብስክሌት መጋለብ አልችልም ነበር። በአሁኑ ግን ብስክሌት እችላለሁ እችላለሁ በርግጥ ደስ ይለኛልም በጣም ስለምወድ መሰለኝ በአሁኑ ጊዜ እችላለሁ። ከብዙ ርቀት እሄዳለሁ ብዙ ርቀት እየጋለብኩኝ እጓዛለሁ ምንም አያስቸግረኝም። በአሁኑ ጊዜ ድሮ ድሮ ግን ያስቃል በተለይም ደግሞ አንድ ጊዜ ለመጋለብ ብዬ ምንም አልችልም ነበር። ከጎረቤታችን ሳይክል ይዤ እየሄድኩኝ እያለ በቃ ተገልብጬ ወድቄ ነበር እጄ ተሰብሮ ነበር በጣም ነበር። ያዘንኩትኝ በዛ ስብራት በጣም አዝኜ ስለነበር ከዚህ በኋላ ብስክሌት አልጋልተብም የሚል አቋም ነበረኝ። ግን ደግሞ ከጊዜ ከጊዜ በኋላ ደስ እያለኝ ጓደኞቼ እየጋለቡ ሳያቸው ምናምን ደስ እያለኝ መጣና በዛ የጓደኞቼ ብስክሌት እየተጠቀምኩኝ መጋለብ ጀመርኩኝ በዛ በዛ እያልኩኝ ብስክሌት መጋለብ ቻልኩኝ። ከዛ አሁን ግን በደንብ ብስክሌት መጋለብ እችላለሁ።

በምስር በመስመር ላይ ቪዲዮ እመለከታለሁ ሁሌም ነው የምመለከተው በጣም ደስ ይለኛል። በመስመር ላይ ቪዲዮ ስንመለከት በህይወታችን በጣም ትልልቅ ነገሮችን ልናይ እንችላለን። ከዚህ በፊት አይተናቸው የማናውቃቸው ነገሮች ልንመለከት እንችላለን። ስለዚህ በመስመር ላይ ቪዲዮ መመልከት በጣም ደስ ይለኛል። በተለይም ደግሞ ብዙ ሰው ካለ በመስመር ላይ መመልከት በጣም ጣፋጭ ነው። ለምሳሌ ፊልም ሊሆን ይችላል ሌላ ሌላም ነገር ሊሆን ይችላል ዜና ሊሆን ይችላል። በምስል አንድ ላይ ቪዲዮ መመልከት በጣም ደስ የሚል ነገር ስለሆነ አዎ እኔም እመለከታለሁ

ባዶ እግሬ መራመድ አው አውቃለሁ ምክንያቱም ብዙ ጊዜ ባዶ እግሬ ሄጃለሁ ከልጅነቴ ጀምሮ ባዶ እግሬ እየሄድኩኝ ነበር ያደኩትኝ። ባዶ እግሬ መሄድ አውቃለሁ አሁንም ባዶ እግሬ አንዳንዴ እሄዳለሁ ወደ ውጭ ባልወጣ እንኳን እዚህ ቤት ውስጥ ሆኜ ደጃፋችን ውስጥ ሆኜ። ባዶ እግሬ እንቀሳቀሳለሁ ምንም አያመኝም ምንም አይነት ጠጠር ምናምን ቢኖርም አይሰማኝም ምክንያቱም ለምጄዋለሁ ከልጅነቴ ጀምሮ ባዶ እግሬ እየሄድኩኝ ነበር። እግር ኳስም ባዶ እግሬ ነበር የምጫወተው እና ምንም አይመስለኝም ለምጄዋለሁ ስለዚህ። ባዶ እግሬ መራመድ አውቃለሁ።

ወደ ስራ ሲሄድ እኔ ለየት ያለ ልብስ ነው የምለብሰው ምክንያቱም በቃ ሌሎች ሰዎች ይገርማቸዋል ምንም አልገባቸውም ግን እኔ ደስ ስላለኝ ለየት ያለ ልብስ ነው የምለብሰው። ለየት ያለ ስልህ በቃ ምንም አላካብድም። አብዛኛው የስራ ባለደርቦቼ የሚያደርጉት ልብስ ሱፍ ነው ሱፍ ይለብሳሉ ምናምን እኔ ግን ሱፍ ያን ያህል ሱፍ ያን ያህል ስለማይመቸኝ። ሱልፍ መልበስ አልወድም በዛ ምክንያት ሱፍ ሱፍ መልበስ ስለማልወድ። ብሎ ተራ ልብስ ጂንስ ቱት አድርጌ ነው የሚሄደው እና እሱን ነው የማደርገው

የስራ ልብስ እለብሳለሁ አዎ ግን ደግሞ እኔ እንዳልኩት በጣም ለየት ያለ ልብስ መልበስ አልወድም በተለይም ደግሞ ሱፍ መልበስ አልወድም። በዚህ በዚህ ደግሞ ትንሽ ሊደብራቸው ይችላል የሚያስሩኝ ሰዎች ግን ምንም አይሉኝም በቃ። ስራ የጽብ ጥርት ያለ ስራ ስለሆነ የምሰራው ምንም አይሉኝም በጣም ለየት ያለ ልብስ አልብስም። ተራ የሆነ ልብስ ቱታ ሊሆን ይችላል ጂንስ ሊሆነ ይችላል እንደዚህ አይነት ልብስ እያረኩኝ ነው የሚሄደው እንጂ። ምንም ሱፍ ምናምን መልበስ አልወድም።

ኦ ይሄ ጥያቄ በጣም ከባድ ነው ይቅርታ መጠየቅ ቀላል ነው ለሚለው ጥያቄ? አንዳንድ ጊዜ ከባድ ሊሆን ይችላል በህይወታችን ውስጥ ትልቅ ደረጃ ለመድረስ ሰዎችን ይቅርታ መጠየቅ አንዱና ዋነኛው ነገር ነው ብዬ አስባለሁ። በእኔ አስተሳሰብ ግን ደግሞስ ግን ደግሞ አንዳንድ ነገሮች አንዳንድ ነገሮች ላይ ይቅርታ መጠየቅ ያለብን አይመስለኝም በተለይም ደግሞ እኛ ምንም ጥፋት ከሌለብን ምንም ጥፋት ሳይኖርብን ዝም ብለን ይቅርታ የምንጠይቅ ከሆነ ሰዎች ይንቁናል ብዬ ነው የማስበው። ስለዚህ ይቅርታ መጠየቅ ባለብን ሰዓት ይቅርታ መጠየቅ የምንችል ከሆነ ቀላል ነው ምንም ማለት አይደለም

በድን ቋንቋ አላምንም፤ ምክንያቱም አይመቸኝም ብዙ ሰዎችም ሲያወሩ ይደብረኛል፤ በዛ አይነት ነገር ሲያወሩ በጣም ነው የሚያስጠላኝ። በድን ቋንቋ አላምንም ቤተሰቦቼም አያምኑም ለምን እንደማላ እንደማላምን ልንገርህ፤ ይሄ የሆነበት ምክንያት ቤተሰቦቼ አያምኑም አባቴ፣ እናቴ አያምኑበትም እኔም አላምንበትም ይሄ ነው። ምንም የተለየ ነገር የለውም።

በብቲው ውስጥ በጣም ለየት ለየት ያሉ እቃዎች አሉ። በጣም እኔ ደግሞ ለየት ለየት ያሉ እቃዎችን ማስቀመጥ ስለምወድ በቤቴ ውስጥ በጣም ትላልቅ እቃዎች አሉ። ትናንሽ እቃዎች አሉ። የህፃነት እቃዎች አሉ ሁሉም እቃዎች አሉ። ከቲቪ ጀምሮ እስከ ማቀዝቀዣ የመሳሰሉት ትላልቅ እቃዎች አሉ። አልጋ ሁሉም እቃዎች ቤቴ ውስጥ አለ። የሌለ እቃ የለም። የእሳት ማንደጃ አለ። እሳት የማነደው ቤት ውስጥ ስለሆነ የእሳት ማንደጃ አለኝ። ሳህን ምግብ የምላበት ሳህን አለ። ውሃ የምጠጣበት አለ ሁሉም ነገር አለ

በህይወቴ በጣም የምመኘው ስራ፤ ከድሮ ጀምሮ የተለያየ ስራ ነበር። አሁን በአሁኑ ሰዓት የምመኘው ስራ ግን ለአጭር ጊዜ ማለት ነው፤ ለአጭር ጊዜ እስከ ከዚህ በኋላ ለአስር አመት ምናምን የምንለው የስራ አይነት ግን፤ በቢዝነስ ያተኮረ ወይም ደግሞ በቴክኖሎጂ ቀጣይም ቴክኖሎጂ ኤአይ ላይ ያተኮረ ስራ መስራት እወድ እፈልጋለሁ። በዛ ያንን ስራ እመኛለሁ፤ በቀጣይ ደግሞ ከአስር አመት በኋላ ይሄንን ካሳካሁ በኋላ፤ ተዋናይ መሆን እፈልጋለሁ። የትወና ስራን በጣም ነው የምወደው፤ ያንን እመኛለሁ።

አንዳንድ ጊዜ በቤት ውስጥ መሆን በጣም ደስ ይለኛል በውጭ የምወጣበት ጊዜ በርግጥ ትንሽ ነው። ግን ደግሞ አብዛኛው ጊዜ ብቻዬን የመሆን ፍላጎት ያለኝ ሰው ነኝ። ብዙ ጊዜ ወደ ሰዎች መቀላቀል ምናምን አልወድም ስለዚህ አብዛኛው ጊዜ በቤቴ ውስጥ መቀመጥ ነው የምወደው። ቤቴ ውስጥ ሆኜ ከስልኬ ጋር መጫወት ከፒሲ ጋር መጫወት ምናምን ነው ደስ የሚለኝ እንጂ ከሰዎች ጋር መዝናናት ያን ያህል አያዝናናኝም። ስለዚህ ብቻዬን ስሆን በጣም ደስ ይለኛል። ውስጤ እርካታ ይሰማኛል። ስለዚህ ቤት ውስጥ መቀመጥ ደስ ይለኛል እመርጣለሁ

ሾርባ እወዳለሁ አዎ፤ በርግጥ ከድሮ ጀምሮ እናቴ ስለምታጠጣኝ ነው የምወደው መሰለኝ። ሾርባ በጣም ነው የምወደው። በተለይ ደግሞ የዶሮ ሾርባ እና የሩዝ ሾርባ በጣም ነው ደስ የሚለኝ፤ ይጣፍጣሉ በተለይ የዶሮ ሾርባ በጣም ነው የሚጣፍጠው፤ በቃ ደስ ይላል። እንደሱ አይነት ምግብ አይቼ አላውቅም በህይወቴ፤ ያንን ሻርባ በጣም ነው የምወደው። ሁሌም የምመኘው አይነት ነገር ነው። አሁን ራቅ ብል እንኳን የሚያስጠጣኝ ሰው ባገኝ በጣም ደስ ይለኛል፤ እና የዶሮ ሾርባ በጣም እወዳለሁ። ሾርባ በአጠቃላይ በጣም

ወይኔ ወይኔ ወይኔ ወይኔ በጣም ነው የምወደው። አስክሬም በቃ አይስክሬም ስበላ የሚሰማኝ ነገር በቃ ልነግርህ አልችልም። ውስጤ በጣም ነው ደስ የሚለኝ ይጣፍጠኛል በቃ ሳደርገው በጣም ነው የሚጣፍጠው ስለዚህ አይስክሬም መብላት በጣም ነው የምወደው ከልጅነቴ ጀምሮ አይስክሬም እበላለሁ እመገባለሁ ስለዚህ አይስክሬም በጣም ነው የምወደው። በጣም ጠፋጭ ምግብ ነው። እወዳለሁ አዎ አይስክሬም በጣም ነው የምወደው። በተለይም ደግሞ ልጅ ሆኜ በጣም በጣም ነበር የምወደው

መብራት ሲቆረጥ የማደርገው ነገር ቢኖር መብራቱን ማስተካከል ነው። ከልጅነቴ ጀምሮ መብራት ምድጃ ምናምን እነዚህ አይነት ነገሮች የመስራት አቅም አለኝ ብቃቱ አለኝ። እና በጣም ነበር የምሰራው ስለዚህ መብራት ሲጠፋ ምንም ችግር የለብኝም መብራቱን አስተካክላለሁ። ግን ደግሞ ከላይ ከሆነ ከጠፋ። በቃ ምንም ስራ ከሌለኝ አልፌ መቼም መተኛት ነው ሌላ ምን የማደርገው ነገር የለው። ወይም ደግሞ ጨረቃ ካለ ወደ ውጭ ወጥቼ ጨረቃን መመልከት ነው። እንጂ ሌላ ምንም የማደርገው ነገር የለም

ተምን ነበር በልጂነቴ የምወደው ጨዋታ እግር ኳስ ነው። ብዙ በጣም በጣም በጣም ብዙ ጨዋታዎችን በልጂነቴ ተጫውቻለሁ ያልተጫወትኩኝ ብይ ሊሆን ይችላል እግር ኳስ ብዙ አይነት ብነግርህ በቃ በጣም ብዙ አይነት ጨዋታዎችን እየተጫወትኩኝ ነበር። ግን ደግሞ ከእነዛ መካከል በጣም የምወደው እግር ኳስ ነው እስከ ትልቅ እስከሆን ድረስ በጣም እየተጫወትኩኝ ነበር እስካሁን እጫወታለሁ እግር ኳስ በጣም ደስ ይለኛል። ስለዚህ ከልጅነቴ ጀምሮ የምወደው በተለይም በቃ እግር ኳስ ነው። ሌላ

ስጦታ መስጠት በጣም ነው የምወደው በተለይም ደግሞ ለፍቅረኛዬ ሲሆን በጣም ስጦታ ስለምሰጣት ሁሌም በጣም ነው የምወዳት ፍቅረኛዬ ስለዚህ ለሷ መስጠት እወዳለሁ ለእናቴ ለአባቴ ስጦታ መስጠት እወዳለሁ። እነሱ ስጦታ ሰጥቼያቸው ሲደሰቱ ማየት እኔም ያስደስተኛልና ስጦታ መስጠት እወዳለሁ በተለይም ደግሞ ጥሩ ስራ ሲሰራ ሰው አንድ ሰው ጥሩ ስራ ሲሰራ በስጦታ መልክ እሱን ማስደሰት በጣም ደስ ስለሚለኝ መስጠት በጣም ነው የምወደው።

አካባቢያችን በጣም ነው የምወደው በጣም ደስ የሚል ሰዎች አሉ በተለይም ደግሞ ስፍራው በጣም ደስ የሚል ነው። ተፈጥሮአዊ ነገሮችን የሞላበት በጣም ደስ የሚል ስፍራ ነው እና። አካባቢያችን በጣም ደስ ይላል በቃ ስታየው በቃ በጣም ደስ የሚል ነገር አለው እና እሱን መመልከት በጣም ደስ ይለኛል። አካባቢያችን በጣም ደስ ይላል በአጠቃላይ። ያሉት ሰዎች በጣም ደስ ይላሉ ልጆቹ በጣም ደስ ይላሉ ሲጫወቱ ስታያቸው በጣም ደስ ይላሉ እና በዛ በዛ ምክንያት አካባቢያችንን በጣም ነው የምወደው

ማብሰል እችላለሁ አዎ በትክክል ሁሌም የማመብስለው ራሴ ነው የምበላው ምግብ ራሴ ነው ራሴን ነው የማብስለው ስለዚህ ማብሰል እችላለሁ። ማብሰል የማይችሉ ሰዎችን አግዛለሁ ሁሌም። ትንሽ ወንድሜ ማብሰል አይችልም እሱን አግዝ አግዛለሁ እናቴ ከድሮ ጀምሮ እያገዝኳት ስለነበርኩኝ እኔ። ማብሰል አለማምደኛለች እና ማብሰል እችላለሁ ሁሌም በቃ አይከብደኝም።

አብዛኛው ጊዜ ትራስ መጠቀም አልወድም እኔ በርግጥ ምክንያቱም ትራስ ከተጠቀመ አንድ ሰው አንጎቱ ያመዋል ያንኮራፋል ምናምን በጣም የሚያስጠላኝ የሚንኮራፋ ሰው ደግሞ እኔ አልወድም። ስለዚህ ትራስ ብዙም አልጠቀምም። እኔ አንዳንዴ ወገቤ ሲያመኝ ምናምን ትራስ እጠቀማለሁ ከተጠቀምኩም አንድ ትራስ ነው ከዛ በላይ አልጠቀምም። ግን ደግሞ ትራስ ያን ያህል ስለማልወድ እኔ ሁሌም ዝም ብዬ ነው የምተኛው ትራስ አይመቸኝም።

በእግር ብዙ ርቀት መሄድ እችላለሁ ከልጅነቴ ጀምሮ በጣም በእግር መሄድ እወዳለሁ በጣም ደስ ነው የሚለኝ። በቃ በመኪና ኦር ወይም በባጃጅ በታክሲ ከመሄድ ይልቅ በእግሬ መሄድ ደስ ይለኛል። ንፋስ አለ ጥሩ የሆነ ንፋስ ደስ የሚል አየር አለ። እና እነሱን ለማግኘት በእግሬ መሄድ እወዳለሁ። ስለዚህ በጣም ሩቅ ርቀት እስከ አራት አምስት ኪሎ ሜትር ድረስ በእግሬ መሄድ እችላለሁ

ማዕድን እጠቀማለሁ ምክንያቱም ማዕድን በጣም ጠቃሚ ነው ለህይወታችንም ሊሆን ይችላል ለጤናችን ለሁሉም ነገራችን ማዕድን በጣም ጠቃሚ ነው ማዕድን እጠቀማለሁ ብዙ ሰዎች በአካባቢያችን ያሉ ሰዎች ማዕድን ይጠቀማሉ። ብዙ አይነት ማዕድን አለ። በተለይም በእኛ አካባቢ በጣም የተለያዩ ማዕድኖች አሉ። ከነዛ ማዕድኖች መካከል ጠቃሚ የሚባሉትን ማዕድኖች ለህይወታችን ይጠቅማል የሙላቸውን ማዕድኖችን እንጠቀማለን እኔም በግሌ እጠቀማለሁ

የቅጥር ህይወት ትንሽ ያስጠላል የቅጥር ሂደት ቅጥር ለማግኘት በጣም ትንሽ አድካሚ ነው። ግን ደግሞ በስራ ጠንካራ ከሆንክ ጎበዝ ከሆንክ ከተቀጠርክ በኋላ በጣም ጠንካራ ሰራተኛ ከሆንክ አይከብድም። ሄደቱ ግን በጣም አስቸጋሪ ነበር እስከማገኘው ድረስ በጣም ከብዶኝ ነበር። ካገኘሁት በኋላ ግን በጣም ደስ የሚል ህይወት እያሰለፍኩኝ ነው። ስለዚህ የቅጥር ሂደት ትንሽ ያስቸግራል እንጂ ምንም አይልም።

የምወደው ሽታ በጣም የምወደው ሽታ ሽታ ያን ያህል አልጠቀምም። ግን ደግሞ የምግብ ሽታ ምግብ በቃ ደካማ ጎኔ ነው የምግብ ሽታ ሲሸተኝ በቃ አንኳርፋለሁ በጣም ነው ደስ የሚለኝ። የምግብ ሽታ እወዳለሁ እንጂ ይሄ ሰው የሚጠቀመው ሽቶ ምናምን አይመቸኝም በቃ ደስ አይለኝም ሰው የሚጠቀመው ሽቶ ማሽተት። በተለይም ደግሞ የሴቶች ሽታ በጣም ነው የሚያስጠላኝ ይደብረኛል በጣም በቃ ጭንቅላቴን ነው የሚዞረኝ። የምወደው ሽታ ቢኖር አንዱና አንዱ የምግብ ሽታ ነው በተለይም ደግሞ የዶሮ ሽታ ኡፍ ይጣፍጣል ይጣፍጣል በቃ ደስ ነው የሚለኝ

ታሪክ መንገር በጣም ነው የምወደው በተለይም ደግሞ ልጆችን ሳገኝ በቃ እነሱን ታሪክ መናገር በጣም ደስ ይለኛል በተለይም የነ የነ ኦቶማን ቱርኪ የመሳሰሉ ታሪኮች የነ ሞንጎሊያን የነ አጼ ቴዎድሮስ የነ አጼ ዮሐንስ የመሳሰሉ በጣም ትላልቅ የአክሱም ታሪኮችን መናገር በጣም ደስ ይለኛል። ልጆችን አንድ ቦታ አስቀምጬ ታሪክ መናገር በጣም ደስ ይለኛል እወዳለሁ። በትክክልም እወዳለሁ።

"በቀን ምን ያህል ውሃ ትጠጣለህ?" ለሚለው ጥያቄ፤ ውሃ መጠጣት በህይወታችን በጣም ጠቃሚ ነው። ይህንን ማንም ሰው ያውቀዋል። እኔም ጠቃሚ መሆኑን ተረድቼ፤ ውሃ በጣም ነው የምጠጣው። ምግብ ከምበላው ይበልጥ ውሃ እጠጣለሁ። ሁሌም ስለዚህ ወደ አምስት ሊትር ያክል በቀን ውሃ እጠጣለሁ። አምስት ሊትር እንዲያውም አሳንሼየዋለሁ፤ ወደ አስር ሊትር ሊሆን ይችላል። በጣም ውሃ ነው የምጠቀመው እኔ ሁሌ ነው የምጠጣው። ስለዚህ ወደ አስር ሊትር እጠቀማለሁ።

ወተት ወተት ሁሌ ነው የምጠጣው ጠዋት ጠዋት ጠዋት ጠዋት ሁሌ ወተት እጠጣለሁ በጣም ነው የሚጣፍጠው ወተት እኮ በጣም ነው የሚጣፍጠው። ከዛ ደግሞ ከዳቦ ጋር ስትጠጣው በጣም ነው የሚጣፍጠው ደስ ይላልና ወተት መጠጣት በጣም ነው የምወደው። ጠዋት ጠዋት ስፖርት ከሰራሁኝ በኋላ ወተት ነው የምጠጣው እንቁላል ከበላሁኝ በኋላ ወተት ነው የምጠጣው። ስለዚህ ሁሌም ወተት እጠጣለሁ የፈላ ወተት በጨው በስኳር አልወድም በጨው ከሆነ። አንድ ሲኒ እጠጣለሁ። ከቻልኩ ካገኘሁ ሁለት ሲኒ እጠጣለሁ። ስለዚህ ወተት መጠጣት በጣም እወዳለሁ እጠጣለሁ።

እድል ያለኝ አይመስለኝም እኔ በህይወቴ እድል አለኝ ብዬ አላስብም እድል ሁሌም ፊቷን እንደዞረችብኝ ነው። አንዳንድ ነገሮች እሞክራለሁ አይሳኩም እሞክራለሁ አይሳኩም እሞክራለሁ አይሳኩም ስለዚህ እድል አለኝ ብዬ አላምንም። እድል አለ በዚህ አለም ግን እድል አለኝ ብዬ እኔ አላምንም። ምክንያቱም ብዙ ነገሮች እንደ እድሉ ብዬ ያረኳቸው ነገሮች ሁሌም አይሳኩም። ሁሌም አስቤ ያደረኩት ነገር ነው የሚሳካው እንጂ እንደ እድል ብዬ ያደረኩት ነገር ስለማይሳካ እድል አለኝ ብዬ አላስብም። ስለዚህ እንድል የለኝም

በጣም የምወደው ጫማ ቀይ ጫማ ነው። ምን አይነት ጫማ በቃ የሆነ ሸራ አይነት ጫማ ለስለስ ያለ ጫማ እወዳለሁ። ይሄ ቋዳ ነገር አይመቸኝም በጣም ነው የምጠላው። ግን ደግሞ ሸራ አይነት ጫማ ይሄ ለስለስ ያለ ጠንከር ያለ ሳይሆን ትንሽ በቃ ትንሽ ቀለል ያለ ጫማ በጣም ነው የምወደው እንደዛ አይነት ጫማ በጣም ደስ ይለኛል። ቀለሙ ደግሞ ቀይ ቢሆን በጣም ደስ ይለኛል ቀይ ካላገኘው በጥቁር አረገዋለሁ ከዛ ወጪም አያስፈልገኝም። ስለዚህ ቀይ ለስለስ ያለ ጫማ እወዳለሁ

ዝናብ ሲዘንብ በጣም ነው ደስ የሚለኝ በዚህ አጋጣሚ በጣም ነው የምወደው ዝናብ ሲዘንብ ደስ የሚሉ ነገሮች አሉ ውስጤ ሰላም ነው የሚሰማኝ። ስለዚህ ዝናብ ሲዘንብ እንደ ሌሎች ሰዎች አልሮጥም በጣም ደስ ነው የሚለኝ። እየዘነበ እያለ ዘፈን ከፍቼ እየሰማሁኝ እየጨፈርኩኝ። ነው ዝናብ የምመታው እንጂ ጃንጥላ አልጠቀምም አልሮጥም። ስለዚህ ዝናብ ሲዘንብ ዝም ብዬ ነው የምሄደው እመታለሁ እንጂ አልሮጥም።

በጣም የማስታውሳቸው መምህራኖች አሉ። እዚህ ደረጃ እንድደርስ ትልቅ ደረጃ እንድደርስ እንድደርስ በትምህርት ትልቅ ደረጃ እንዲደርስ የሚያግዙኝ የነበሩ በጣም ትላልቅ በጣም የመካብራቸው መምህሮች ነበሩ። ከነዛ መካከል ግን በልዩነት ለየት አድርጌ ልጠራው የምፈልገው የፊዚክስ መምህሬ ሰባተኛ እና ስምንተኛ ያስተማረኝ የፊዚክስ መምህሬ ፍሬው ሞላ ይባላል። እሱን በጣም በጣም በጣም ነው የምወደው በፊዚክስ ትልቅ ደረጃ እንድደርስ ሁሉም ነገር ያስተማረኝ እሱ ነው። ስለዚህ እሱን በጣም አስታውሰዋለሁ በህይወቴ

የማስታውሰው ልዩ በዓል አለ። በእርግጥ በእኛ አካባቢ በጣም ብዙ በዓሎች የሚከበሩ በዓሎች አሉ። ከነዛ መካከል ግን በጣም የማስታውሰው በጣም የምወደው የፋሲካ በዓል ነው። የፋሲካ በዓል ሁሌም አስታውሰዋለሁ በተለይም ደግሞ አንድ ጊዜ ተደርጎ የነበረው የፋሲካ በዓል ለየት ያለ የፋሲካ በዓል ስለነበር በጣም ነው ደስ የሚለኝ። ያንን በዓል ከብዙ ጊዜ የራቅኳዋቸው ጓደኞቼ ያገኘሁበት በዓል ስለነበር በጣም በጣም አስታውሰዋለሁ። ያንን የፋሲካ በዓል

እኔ የማታ ሰው ነኝ ብዬ አስባለሁ ምክንያቱም ጠዋት ጠዋት ሲሆን ትንሽ የድብርት ሊሰማኝ ይችላል። ማታ ማታ ግን በጣም ጥሩ ሰው ጥሩ ስራ ስለምትሰራ ከሰዎች ጋር መገናኘቱም ስለማልወድ ብቻዬን ስሆን በጣም ደስ ስለሚለኝ። የማታ ሰው ነኝ

መጠጥ በርግጥ እኔ ብዙም አልጠጣም የምወደው መጠጥ አለኝ ብዬ ለመናገር ትንሽ ሊከብደኝ ይችላል ምክንያቱም ብዙም አልጠጣም ለየት ያለ ነገር ካለ ነው እንጂ መጠጥ የምጠጣው መጠጥ ያን ያህል የምጠጣ ሰው አይደለሁኝም። ግን። በጣም የምወደው መጠጥ በዚህ አጋጣሚ ውሃ ነው ሌላ የምወደው መጠጥ የለም። ውሃ በጣም ነው የምወደው ውሃ ለህይወታችን በጣም ጠቃሚ ነው። ለጤናዬም ስለሚጠቅመኝ ውሃ በጣም የምወደው መጠጥ ነው

የአየር ሁኔታ እዚህ አካባቢ በጣም አስቸጋሪ እየሆነ መጥቷዋል ከቅርብ ጊዜ ወዲህ በተለይም ደግሞ ከሶስት አራት ወራት ወዲህ በጣም አስቸጋሪ እየሆነ ነው። በአሁኑ ሰዓት ብርድ ነው በጣም ትልቅ የሆነ ቅዝቃዜ ነው ያለው በጣም ብርድ ሆኗል። እኔም ተሸፋፍኜ ምናምን ነው እየወጣሁኝ ያለሁት ወደ ውጭ እንጂ በጣም አስቸጋሪ የሆነ የአየር ሁኔታ ላይ ነው ያለነው። በጣም በጣም ቅዝቃዜ አለ።

የምጠቀመው ቦርሳ ቀለል ያለ የማይከብድ ቦርሳ እጠቀማለሁ። ትንሽ ሳይዙ ሰፋ ያላለ አነስ ያለ ደብተር ምናምን የማስቀምጥበት እስክርቢቶ የማስቀምጥበት ቀለል ያለ ቦርሳ ከሴቶቹ ቦርሳ ትንሽ ትልቅ ያለ ግን ደግሞ የወንዶች ዲዛይን የሆነ ቦርሳ እጠቀማለሁ። እንደዚህ ትልቅ የሆነ ፋንሲ የሆነ ቦርሳ አይመቸኝም። ቀለል ያለ እና ዋጋው ረከስ ያለ ቦርሳ እጠቀማለሁ።

እጅ መጣ መጨባበጥ አልወድም። በርግጥ ደስ አይለኝም በተለይም ደግሞ ከወንዶች ጋር ሲሆን ከሴቶች ጋር ሲሆን በጣም ደስ ይለኛል። ምክንያቱም ያው ታውቃለህ እና ከሴቶች ጋር እጅ መጨባበጥ ምንም ማለት አይደለም እጨባበጣለሁ። ምንም ችግር የለውም ከወንዶች ጋር ሲሆን ግን ትንሽ የሚያስጠላ ነገር ስላለው ከወንዶቹ ጋር እጅ መጨባበት አልወድም። ስለዚህ በአጠቃላይ እጅ መጨባበጥት ብዙም ደስ አይለኝም።

ዜና የማገኘው ከቲቪ ነው። አብዛኛው ጊዜ ቤታችን ውስጥ ቲቪ ስለ ሚበራ ከቲቪ ብዙ ዜና አገኛለሁ። ግን ደግሞ ቲቪ እኔ ብዙም አልመለከትም አለፍ ስል ነው። ቲቪ የምመለከተው እንጂ አብዛኛው ጊዜ የምሰማው በስልኬ ነው ዩቲዩብ ላይ ገብቼ ዜና እሰማለሁ በጣም ብዙ ዜናዎች አሉ። ስለ ሀገር ሊሆን ይችላል ስለ ቢዝነስ ስለ ኢኮኖሚ ብዙ ብዙ ዜናዎች ስለ ትምህርት እሰማለሁ። ስለዚህ በ ዩቲዩብ ከሶሻል ሚዲያ ነው ዜና የምሰማው

ማታ ተፈጥሯአዊ የሆኑ ድምፆችን መስማት እወዳለሁ። በተለይም ደግሞ የአእዋፋት የወፍ ድምጽ በጣም ደስ ይለኛል። ማታ ስተኛ በመስኮት በኩል። ነው የምተኛው የአእዋፍ ድምጽ ለመስማት የአእዋፍ ድምጽ በጣም ደስ የሚል ድምጾች አሉ። ይሄ ለየት ያለ የሚያወጡት ድምጽ አለ። እሱ ድምጽ እየሰማሁኝ እተኛለሁ ስለዚህ ማታ የምሰማው ድምጽ ያንን ድምጽ ነው

በትክክል በሰአቴ ነው የምደርሰው ሰዓት የማያከብር ሰው በጣም ነው የሚያስጠላኝ። ሰዓት አከብራለሁ በሰአቴ በጊዜ ነው የምደርሰው ሁሌም ሰዓት ማክበር በጣም ሰአቴን በጣም ነው የምጠነቀቀው። በዚህ ደግሞ አሰሪዎቼ ቤተሰቦቼ መምህራኖቼ በጣም ይወዱኛል ሁሌም በሰአቴ በተባልኩበት ቦታ የተባልኩበት ቦታ ላይ ስለምደርስ በጣም ብዙ ሰዎች ይወዱኛል። ስለዚህ በአጠቃላይ በሰአቴ መድረስ የሚደርስ ሰው ነኝ እኔ

የቤቴ ጣራ ትንሽ አስቸጋሪ ነው። ለመስራት በጣም ተቸግሬ ነበር የሰራሁትኝ። በጣም ያስቸግራል ዝናብ ምናምን እየገባ ስለ ስ ሲያስቸግረኝ፤ ከላይ በጣም ትልቅ የሆነ እንትን ነው ያደረኩበት፤ ነጭ የሆነ ስላይድ ነገር ነው የተጠቀምኩት። በ በዛ መልኩ የቤቴ ጣሪያ ከ ከአሉሚኒየም የተሰራ ነው። በጣም ደስ የሚል እይታም አለው።

ቀዝቃዛ የአየር ሁኔታ አዎ እወዳለሁ ግን ደግሞ በጣም ቀዝቃዛ ሲሆን ትንሽ ለጉንፋን ምናምን ስለሚያጋልጠኝ አይመቸኝም። ግን ደግሞ ቀዝቃዛ የአየር ሁኔታ ከሞቃት የአየር ሁኔታ ይበልጥ ቀዝቃዛ የአየር ሁኔታ ይመቸኛል ሰውነቴም ጥርት ይላል ጥርት ያለ ሰውነት ነው የሚኖረኝ። ከሞቃታ የአየር ሁኔታ አንፃር ቀዝቃዛ የአየር ሁኔታ በጣም እወዳለሁ

ብርድ ልብስ አንድ ነው የምትጠቀመው ያን ያክል። አስቸጋሪም አይደለም ብርድ ልብስ ብዙም አልጠቀምም ምክንያቱም ቀዝቃዛ የአየር ሁኔታ ስለሚመቸኝ። ብርድ ልብስ መጠቀም አልወድም። ከተጠቀምኩኝም አንድ ብርድ ልብስ ነው የምጠቀመው ያንን ብርድ ልብስም ቀለል ያለ። ብርድ ልብስ ነው እንጂ ትልቅ ብርድ ልብስ መጠቀም አልወድም። ስለዚህ አንድ ብርድ ልብስ ብቻ ነው የምትጠቀመው

ማንቂያ ስያት ማንቂያ ሰዓት ማንቂያ ሰዓት ሲባል አንድ ሰው ለምንድነው? ማንቂያ ሰዓት የሚጠቀመው የሚለውን ነገር ስንመለከት ማንቂያ ሰዓት የሚጠቀመው አንድ ሰው በራሱ መንቃት ስለማይችል ነው። ሌላ ምን ምክንያት የለውም። ስለዚህ እኔም ድሮ ድሮ ማንቂያ ሰዓት እጠቀም ነበር እንቅልፍ ሲወስደኝ እንዲያነቃኝ እጠቀም ነበር። በአሁኑ ጊዜ ግን ለምጄዋለሁ ስለለመድኩትኝ ያለ ማንቂያ ሰዓት በፍለኩት ሰዓት በራሴ መንገድ ነው የምንነሳው ስለዚህ በአሁን ጊዜ ማንቂያ ሰዓት አልጠቀምም።

በጣም በጣም ሙዚቃ በጣም ነው የምወደው በተለይም ደግሞ ቀዝቀዝ ያሉ ለስለስ ያሉ ሙዚቃዎችን በጣም ነው የምወደው ከልጅነቴ ጀምሮ የህንድ ፊልም እያየሁትኝ ነው ያደግኩትኝ የህንድ ሙዚቃም በጣም ይመቸኛል የኢትዮጵያ ሙዚቃም በጣም የሚሞችኝ ሙዚቃዎች አሉ ለስለስ ያለ ሙዚቃ እወዳለሁ። ከዛ ደግሞ ኤሌክትሮኒክስ ይሆን በጣም ትላልቅ ሙዚቃዎች የነ ሮፍናን ሙዚቃዎች በጣም ይሞችኛል። ለምሳሌ ክራሩን ክራሩን ሜሪ ያራመደችው ፍቅር ያለ ቦታው አባ ምን ያለችው የአባ ምን አይመርጥም ጓደኛ እንዳታስቢኝ የሚል እንደዚህ አይነት ግጥም ያለበት የሮፍናን ሙዚቃም ደስ ይለኛል ይመቸኛል

የቀን መቁጠሪያ እጠቀማለሁ። አዎ በተለይም ደግሞ በአሁኑ ሰዓት በጣም ያስቸግራል ቀን እየረሳን ተቸግረናል ስለዚህ የቀን መቁጠሪያ እጠቀማለሁ። መጠቀም የጀመርኩትኝ ግን ከቅርብ ጊዜ ነው ከቅርብ ጊዜ በፊት መጠቀም አልችል አይመቸኝም ነበር ደስ አይለኝም ነበር ጥቅሙ አይታየኝም ነበር። በአጠቃላይ በአሁኑ ሰዓት ግን ከቅርብ ጊዜ ጀምሮ ከሁለት ወር ሶስት ወር ጊዜ ጀምሮ መቁጠሪያ እጠቀማለሁ

እሳት ማንደድ እችላለው አዎ ምክንያቱም ደግሞ የዚህ የመቻሌ ምክንያት እናቴ ናት እናት የእሳት እንዳነድላት በጣም ትፈልግ ትፈልግ ነበር ስራ ላይ ስለምትውል እሷ እኔ እሳት አንድጄ እንድጠብቃት በጣም ትገፋፋኝ ነበር። በዛ በዛ ሞልኮ እያረኩኝ አሁንም እሳት ማንደድ እችላለዉ። በጣም ጎዝ ነኝ እሳት በማንደድ በጣም ጎዝ ተማሪ ነኝ በጣም ጎዝ አንዳጅ ነኝ ስለዚህ እሳት ማንደድ እችላለሁ አዎ በርግጥ እችላለው።

መብረቅ በጣም ነው የምፈራው በህይወቴ ከምፈራቸውም መካከል አንዱ መብረቅ ነው። መብረቅ በጣም ነው የሚያስፈራኝ በተለይም ደግሞ ወደ ገጠር አካባቢ ስሄድ። መብረቅ በጣም ነው የሚመታው ይሄ እዛ እየተጓዝን እያለ በረሃ ላይ እየተጓዝን እያለ መብራቅ በጣም ይመታል። አትክልቶች ምናምን ስላሉ ደግሞ መብረቁ እዛ ላይ ነው የሚቆመው። እና ስለዚህ መብረቅ በጣም ነው በጣም በጣም ነው የምፈራው ከልጅነቴ ጀምሮ በቃ ዷዋ ሲል በቃ ያስፈራኛል ልቤ እንዲህ ነው የሚለው

ቂም አላቆይም ቂም ማቆየት አልወድም። ምክንያቱም ደግሞ ምንም ጥቅም የለውም ቂም ማቆየት ምንም ጥቅም የለውም። ወይም በዛ ሰዓት ሰው ሲያስቀይምህ ትቆጣዋለህ የሆነ ነገር ታደርጋለህ እንጂ ከጊዜ በኋላ ቂም እየቆጠርክ ማውራት ምናምን ምን ጥቅም የለውም ምንም አያስፈልግም። ስለዚህ ቂም ማቆየት እኔ አልወድም አላቆይም

በጣም የምመኘው የእረፍት ጊዜ እሁድ ነው። እሁድ ሰው ስራ ስራ ካለኝ ጠላቴ ነው። በቃ እሁድ ስራ ስራ የሚለኝ ሰው አልወድም። እኔ በጣም የምመኘው የእረፍት ጊዜ እሁድ እሁድ ነው። በተለይም ደግሞ ብዙ ስራ እየሰራሁም ከቆየሁኝ እሁድን በጣም ነው የምፈልጋት የእረፍት ሰዓቴ ናት። ሁሌም የእረፍት ሰዓቴ ምንም አይነት ስራ ቢኖር እንኳን እሁድ ላይ መስራት አይመቸኝም። ስለዚህ በጣም የምዎድ የምመኘውና ማንም ሰው እንዲወስድብኝ የማልፈልገው የእረፍት ጊዜ እሁድ ብቻ ነው

አዎ በትክክል ጥራት ያለው ስራ መቅረብ እችላለሁ ሁሌም ጥራት ያለው ስራ ነው የተሰጠኝን ስራ በአግበቡ ለመድረስ በጣም ነው የሚጨነቀው በጣም ነው የሚለፋው። ሰዎች እንዲወዱት በጣም ለፍቺ ስለምሰራው ጥራት ያለው ስራ ሁሌም ነው የማቀርበው በዚህ ስራዬ ደግሞ አሰሪዎቼ ከስተ ደንበኞቼ በጣም ነው የሚወዱኝ። ጥርት ያለ ስራ ስሰጣቸው ጥርት ያለ ትልቅ ገንዘብም እነሱም ይሰጡኛል ምክንያቱም የሚያወጣ የሚያሰራ ስራ ስለሰጠኋቸው በጣም ደስ ይላቸዋል። ስለዚህ ጥርት ያለ ስራ ማቅረብ እችላለሁ። አዎ በትክክል

ማታ ከስራ ቦኋላ አብዛኛው ጊዜ እተኛለው አንዳንድ ጊዜ በሳምንት አንዴ ከጓደኞቼ ጋር ልወጣ እችላለሁ ትንሽ ተጫውቼ ተዝናንቼ ልገባ እችላለሁ እንጂ ማታ ሲሆን ሁሌም እንቅልፌ ነው ሚመጣው አስራ ሁለት ሰዓት ከስራ ወጣለሁ ገብቼ እራት እበላለሁ ገላዬን እታጠባለሁ ከታጠብኩኝ ቦኋላ ወደ እንቅልፍ ቦታዬ ነው የምሄደው። ጨረቃን እያየሁኝ እንቅልፍ ይወስደኛል ከዛ መተኛት ነው ሌላ ምንም የተለየ የማደርገው ነገር የለም።

ጫጫታ በጣም ነው የምጠላው ጫጫታ የበዛበት ቦታ በጣም ያስጠላኛል። ጫጫታ ካለ አንድ ቦታ በጣም ነው የሚደብረኝ። ስለዚህ በእነዚህ ምክንያቶች ጫጫታ አልወድም። ግን ደግሞ ጫጫታ የሌለበት ቦታ በጣም ይመቸኛል። ምክንያቱም ጫጫታ አልወድም ስለዚህ ጫጫታን አላገኝም አይመቸኘኝም

ብዙ እሸናለሁ አዎ ምክንያቱም እኔ በቀን ውሃ ስለምጠጣ ሁሌም ውሃ እየጠጣሁኝ ነው የምውለው ስለዚህ ብዙ እሸናለሁ። በትክክል ምክንያቱም ውሃ ከጠጣህ ግድም ነው መሽናት አለብህ። ስለዚህ ብዙ እሸናለው። ሶስት ሊትር ምናምን ላወጣ እችላለሁ። በቀን ስለዚህ በጣም ብዙ እሸናለው ሽንት ቤታችን ቅርብ ስለሆነ እየወጣሁኝ ሁሌም እሸናለው

የእቃ ቁጥጥር አደርጋለሁ ምክንያቱም ደግሞ ብዙ ሰዎች በእኔ ስራ ውስጥ ስላሉ። ከእኔ ስር በጣም ብዙ ሰራተኞች ስላሉ የእቃ ቁጥጥር የግድ ነው። ማድረግ ያለብኝ ምክንያቱም ደግሞ በዚህ አለም ስንኖር በጣም ብዙ ባህሪያት ያላቸው ሰዎች አሉ። የማይመች ባህሪ ያላቸው ሰዎች አሉ። ሌቦች ሊኖሩ ይችላሉ እነሱን ለመከላከል የግድ የእቃው ቁጥጥር አስፈላጊ ነው። ብናምናቸው እንኳን ግን ደግሞ ይሳሳታሉና የእቃ ቁጥጥር አስፈላጊ ነው። ስለዚህ የእቃ ቁጥጥር አደርጋለሁ

የምጠቅማቸው የቤት እቃዎች በጣም ለየት ለየት ያሉ የውጭ ይዘት ያላቸው የቤት እቃዎች እጠቀማለሁ በአሁኑ ሰዓት በጣም ለየት ያሉ ቲቪ ስማርት የሆነ ቲቪ አለኝ። በጣም የምጠቀምበት እኔ ሌሎች የምጠቀመው ስልክም በጣም አሪፍ ነው። ምድጃ የምግብ ማብሰያም በጣም ትልቅ የሆነ የምግብ ማብስያ አለኝ። ማቀዝቀዣ ኪችን ውስጥ የሚቀመጡ ነገሮች ሁሉም አሉኝ ስለዚህ እነዚህን እንጠቀም

የሸክላ እቃዎች በእርግጠኝነት እጠቀማለሁ ምክንያቱም ደግሞ ከአሁን አልገዛም ግን ደግሞ እናቴ የገዛቻቸው ብዙ የሸክላ እቃዎች አሉ ድሮ የገዛቻቸው እሷ መጠቀም ትወዳለች የሸክላ እቃዎች ከአያቴ የወረሰችው ስለሆነ በጣም ደስ ይላታል ለምሳሌ ጠላ ጠላ የምናጠራቅምበት የሸክላ እቃ አለ። ሌላም ይሄ ምድጃ በሸክላ የተሰራ ምድጃ እንጠቀማለን። ቡና ማፊያ የምሆን ሸክላ ጀበና እንጠቀማለን እነዚህን እንጠቀማለን

በመስመር ላይ ገዢ አይደለሁኝም ግን ደግሞ አንዳንድ ጊዜ አንድ እቃ ሲያስፈልገኝ በመስመር ላይ የሚሸጡ እቃዎች ደግሞ ትንሽ ረከስ ያሉ ስለሆኑ ሲያስፈልገኝ ብር ካነሰኝ በተለይ በመስመር ላይ እየወጣሁኝ እገዛለሁ። እንጂ ሁሌም ገዢ አይደለሁም ደንበኛ አይደለሁም። ግን አንዳንድ ጊዜ እየወጣሁኝ በመስመር ላይ መግዛት እወዳለሁ እገዛለሁ አዎ በእርግጠኝነት እገዛለሁ

የቴክኖሎጂ ችግር ሲያጋጥመኝ ራሴ እፈታለሁ። እኔ በቴክኖሎጂ በጣም ትልቅ ደረጃ ላይ ያለሁት ሰው ነኝ ብዬ ነው የማስበው። አንዳንድ ነገሮች ሲበላሹብኝ እኔ ራሴ ማስተካከል እችላለሁ ስልኬ ሲበላሽ። የሰው ላፕቶፕ ሲበላሽ መብራት ሲበላሽ እነዚህን ነገሮች ማስተካከል እችላለሁ። ስለዚህ ሌላ ሰዎች መጥራት አያስፈልገኝም። እኔ ራሴው። የቴክኖሎጂ ችግር ሲገጥም ችግሩን መፍታት ስለሚችል። ራሴን እፈተዋለሁ ችግር

እህል መፍጨት አውቃለሁ አዎ ምክንያቱም ደግሞ ከድሮ ጀምሮ እናቴ ወደ እህል የሚፈጭበት ቦታ ይዛኝ ትሄድ ትሄድ ስለነበር። እሱን እያየሁኝ አውቃለሁ ራሴ መፍጨት አልችልም። ግን ደግሞ እንዴት እንደሚፈጭ ምን ምን እንደሚጠቀሙ ሁሉን ነገር አውቀዋለሁ። ስለዚህ እህል መፍጨት አውቃለሁ። ሁሉም ነገር አውቃለሁ እያየሁትኝ ነው ያደኩትኝ። እናቴም አንዳንድ ጊዜ በራሷ መንገድ እህል መፍጨት ስለምትፈጭ ነበር። እኔም አውቀዋለሁ

ጥቅማ ጥቅም ሲባል ለየት ለየት ያሉ ጥቅማ ጥቅሞች አሉ በስራ ቦታ ያሉ ጥቅማ ጥቅሞች አሉ በትምህርት ያሉ ጥቅማ ጥቅሞች አሉ። በቤት ውስጥ ከቤት ሰዎች የምታገኛቸው ጥቅማ ጥቅሞች አሉ ከእነዚህ መካከል በስራ ቦታ የምገኘው ትልቅ ጥቅማ ጥቅም ቢኖር አንዳንድ ወጣ ያሉ ስራዎች ስሰራ አሰርዬ ጥር ጥሩ የሆነ ገንዘብ ይሰጠኛል ያ ነገር በጣም ትልቅ የሆነ ጥቅም ለኔ በጣም ትልቅ የሆነ ጥቅማ ጥቅም ነው። ትምህርት ቤት ስንመጣ ደግሞ መምህራኖች አንዳንድ ስራዎች ሲሰሩ አንዳንድ የቤት ስራ ሲሰጡን እነሱን ሰርቼ ተማሪዎችን ሳስረዳ ለየት ያለ ጥቅማ ጥቅም የነጥብ ሊሆን ይችላል ይሰጡኛል።

አስተያየት መቀበል እወዳለሁ ግዴታችንን ነው። አስተያየት አንድ ሰው አስተያየት የማይቀበል ከሆነ ራሱን ማረም የማይችል ራሱን ትልቅ ደረጃ ለማድረስ የማይጥር ሰው ነው ብዬ ነው የማስበው እኔ በግሌ ማለት ነው። አስተያየት መቀበል ትልቅ ትልቅ ደረጃ ስህተታችንን አርመን በትክክለኛው መንገድ እንድንሄድ ትልቅ ደረጃ እንድንደርስ ይጠቅመናል ብዬ አስባለሁ። ስለዚህ አስተያየት ከሰዎች መቀበል በጣም ትልቅ ጥቅም ስላለው እኔም ከሰዎች አስተያየት እንዲሰጡኝ እጠይቃለሁ የሚሰጡኝ አስተያየት በደንብ በመገምገም ወደ ተግባር ማውረድ የምችል ሰው ነኝ።

ልደቴ በጣም ለየት ቢያለ መልኩ ነው የማከብረው። ድሮ ማለት ነው፤ አሁን ልደቴ አላከብርም። ያ የሆነበት ምክንያት ልንገርህ፤ ልደቴ ሳክብር ድሮ ከልጅነቴ ጀምሮ ከአንድ አመቴ ጀምሮ እስከ አስራ ስድስት አመቴ ለየት ለየት ያሉ ልደቶችን አከብር ነበር። በተለይም ደግሞ አስረኛ አመቴ ሳከብር አስራ ስድስተኛ አመቴ ሳከብር፤ በእነዚህ ሁለት አመቶች ላይ ለየት ያለ የልደት አከባበር ነበረኝ። በአስረኛው አመቴ ለየት ያለበት ምክንያት፤ ከድሮ ጊዜ የማውቀው ጓደኛዬ በዛ ሰዓት መጥቶ ከእሱ ጋር ማሰለፌ፣ ከእሱ ጋር ብዙ ፎቶዎች መነሳቴ፣ ከእሱ ጋር ኬክ መቁረሴ፣ በጣም ደስ ስላለኝ፤ አስረኛው አመቴ ለየት ያለ ነበር። አስራ ስድስተኛ ደግሞ በጣም ትንሽ አሳዛኝ ሊሆን ይችላል። አስራ ስድስተኛ አመት ሳከብር ሽንት ቤት ላይ ምን እንደሆንኩኝ ራሴን ስቼ ወድቄ ነበር። ከዛ በኋላ ልደቴ አላከበርኩም። ለመጨረሻ ጊዜ ያከበርኩትኝ አስራ ስድስተኛ አመቴ ላይ ነው እና ልደቴ በእነዚህ ሁለት ቀናት ደስታና ትንሽ ሀዘን የተሞላበት ነበር፤ እና ደስ የሚል ነበር በአጠቃላይ።

ዳቦም ማብሰል እችላለሁ በጣም ነው የምችለው በተለይም ደግሞ በልደት ቀን ሲሆን የራሴ ልደት አሁን ራሴ ነው ዳቦ የማበስለው። እናቴ ወደ ስራ ስትሄድ ዳቦ አበስላለሁ ለወንድሞቼ ለእህቶቼ ለትናንሽ ወንድሞቼ እና እህቶቼ ማለት ነው። ዳቦ እያበሰልኩኝ እኔ ነበር የማበላቸው እሷ። ወደ ስራ ስትሄድ ስለዚህ ዳቦ ማብሰል ከድሮ ጀምሮ ከልጅነቴ ጀምሮ እችላለሁ አሁንም በደንብ እችላለሁ። ተቀጥሬ ዳቦ አብስዬም አውቃለሁ። ስለዚህ ዳቦም ማብሰል በደንብ ነው የምችለው

ማሸነፍ በእርግጠኝነት እችላለሁ ምክንያቱም ከድሮ ጀምሮ እያሸነፍኩኝ ነው የመጣሁት የያዝኩት ነገር ተሸንፌ አላውቅም እያሸነፍኩኝ ጀግና እየተባልኩኝ ነው የመጣሁት። ወላጆቼም በጣም ይኮሩብኛል በማሸነፌ አሁንም በጣም ብዙ ማሸነፍ የምችልባቸው ነገሮች የምፈልጋቸው ነገሮች አሉ። እነሱን እያሳደድኩኝ ነው እነሱ እንደማሸንፋቸው ደግሞ በእርግጠኝነት በጣም እርግጠኛ ነኝ። ስለዚህ ማሸነፍ እችላለሁ በደንብ

ኦ ሰርግ ማክበር በባህላችን ውስጥ በጣም ደስ የሚል ነገር አለው። በዛ ውስጥ በጣም ብዙ የሚደረጉ ነገሮች አሉ የባህል ልብስ ይደረጋል የሰርግ ልብስ ይደረጋል። መጠጦች የባህል መጠጦች አሉ እንደ ጠላ የመሳሰሉ መጠጦች በጣም ብዙ መጠጦች አሉ የባህል መጠጦች። ምግብም የባህል ምግብ አለ እንደ ምስር ሽሮ ስጋ የመሳሰሉ በጣም የባህላዊ የሆኑ ምግቦች አሉ። የምንዘፍንበት ዘፈን አለ የባህል ዘፈን አለ። ሙዚቃ አለ በጣም ወሳኝ የሆኑ ሙዚቃዎች ለጋብቻ የሚሆኑ ለሰርግ የሚሆኑ በጣም ጥሩ ጥሩ የሆኑ ሙዚቃዎችን እንጠቀማለን። በዛ ሙዚቃ እንጨፍራለን ያልፋል በጣም ጥሩ የሆነ ሰርግ እናሳልፋለን

የድሮ ድሮ የምጠቀመው ሰውና ላይፍ ቦይ ነበር ላይፍ ቦይ መጠቀም በጣም መጥፎ እንደሆነ ካወጥኩችኝ በኋላ ምክንያቱም ላይፍ ቦይ ለገላ እንጂ ለፊት አይሆንም ለፊቴ የምጠቀመው። በአሁኑ ጊዜ ሳሙና በርግጥ እኔ አላማርጥም ግን ደግሞ ዳላን የሚባል ሳሙና እጠቀማለሁ አንዳንዴ ደግሞ ላክስ ሳሙና እጠቀማለሁ። አብዛኛው ጊዜ ግን በተለይም በአሁኑ ሰዓት ዳላን የሚባል ሳሙና ነው እየተጠቀምኩትኝ ያለሁትኝ። ስለዚህ ዳላን ነው የምጠቀመው

ቃሌን በደንብ ነው የምጠብቀው ቃል የገባሁትን ነገር ማክበር እወዳለሁ ከልጅነቴ ጀምሮ ቃሌን መጠበቅ እወዳለሁ። ለሰዎች የገባሁት ቃል እፈጽማለሁ በእርግጠኝነት እፈጽማለሁ ቃል ገብቼ የካድኩት ሰው የለም ሁሌም ቃሌ አከብራለሁ። ቃል ማክበር ደግሞ ለራስህም ጥቅም አለው። በጣም ትልቅ ደረጃ እንድትደርስ ቃል የገባኸው ነገር መፈጸም አለብህ። የማትፈጽመው ከሆነ ከመጀመሪያውም ቃል አለመግባት ነው። እንጂ ቃል ከገባህ መጠበቅ ግዴታችን ነው። ስለዚህ የገባሁትን ቃል የመጠበቅ ግዴታ እንዳለብኝ እኔም ቃሌን እጠብቃለሁ

አብዛኛው ጊዜ በእጅ የሚሰሩ ስራዎች አሉ። እኛ አካባቢ ስለዚህ እኔም እንደዛ አደርጋለሁ። በእጅ የሚሰሩ ስራዎችን እሰራለሁ በጣም ጥሩ ወሳኝ የሆኑ በእጅ የሚሰሩ ስራዎችን እሰራለሁ። ትላልቅ ስራዎችን እሰራለሁ ትልቅ ቦታ ለመድረስም ይጠቅሙናል። እንጨት እንጨት እሰብራለሁ በእጄ ሁሌም እናቴ ስበር ትለኛለች እንድትጠቀምበት እንጨት እንድሰብር ትነግረኛለች እኔም እንጨት እሰብራለሁ። እንደዛ አይነት ነገሮች በእጅ የሚሰሩ ነገሮች ሁሌም እሰራለሁ

የምጠቀምባቸው መሳሪያዎች ለስራዬ ማለት ነው። በአጠቃላይ ለስራዬ የምጠቀመው መሳሪያ ላፕቶፕ የሰውን ነው የምትጠቀመው የረሴ አይደለም ግን ደግሞ ላፕቶፕ እጠቀማለሁ። ጥሩ የሆነ አሰስሮክ ላፕቶፕ ላፕቶፕ እጠቀማለሁ በጣም ትልቅ ደረጃ ላይ ያለ ላፕቶፕ ነው ደስ የሚል ላፕቶፕ ነው። ስልኬ እጠቀማለሁ። አብዛኛው ጊዜ የምጠቀመው ስልኬ ነው ስልኬ ደግሞ ቴክኖ ስፓርክ ቴን ፕሮ ነው። እሱን ስልክ እየተጠቀምኩኝ እሰራለሁ። ስለዚህ የምጠቀማቸው መሳሪያዎች ይሄንን እነዚህ ናቸው። ከዛ ዋይፋዬም እጠቀማለሁ

ቋንቋ ቋንቋ የምችላቸው ቋንቋ በጣም ትናንሽ ናቸው። ብዙ ቋንቋ እችላለሁ ብዬ አላስብም። ግን ደግሞ የምችላቸው ቋንቋቸው አሉ። ኢትዮጵያ ውስጥ ከሆነ አማርኛ አንዱና ዋናው የምችለው ያደኩበት ቋንቋ ነው። ትግርኛም እችላለሁ፤ ኦሮሞም እችላለሁ፤ እነዚህ ቋንቋዎች እችላቸዋለሁ። በጣም ደስ የሚሉ ቋንቋዎች ናቸው። ከውጭ ደግሞ እንግሊዝኛ መናገር እችላለሁ። ህንድኛ መናገር እችላለሁ። እነዚህን ሁለቱን አውቃቸዋለሁ።

የይለፍ ቃሌን ሁሌ ነው የምጠብቀው ምክንያቱም ደግሞ በዚህ ሰዓት ብዙ ሌቦች እየበዙ ነው ብዙ ጠላፊዎች እየበዙ ነው። ከእነሱ ለመከላከል የይለፍ ቃሌን እጠብቃለሁ በድብቅ ነው የማስቀምጠው ስልኬ ላይ ሎክ አድርጌ ነው የማስቀምጠው። የይለፍ ቃሌን ምክንያቱም ደግሞ በጣም አስፈላጊ ነው እሱ ሌሎች ሰዎች እጅ ላይ ከገባ በጣም ለኔም ለህይወቴም ለስራዬም አስጊ ስለሆነ የይለፍ ቃሌን ሁሌም እንደጠበኩ ነው። ለሌሎች ሰዎችም የይልፍ ቃላቸው እንዲጠብቁ እመክራለሁ

የትውልድ ከተማዬ እዚው አዲስ አበባ ኢትዮጵያ ውስጥ ነው። በጣም ትንሽየ መንደር ውስጥ ነው የተወለድኩትኝ አዲስ አበባ ውስጥ ነው ግን። እዚ ነው የተወለድኩትኝ እናቴ ከገጠር ነው የመጣቸው አባቴም ከገጠር ነው የመጣው። ግን ደግሞ እኔን አዲስ አበባ የወለዱኝ እዚ አዲስ አበባ ነው ያደድኩትኝ። አዲስ አባ ለብዙ ጊዜያት ለሃያ ምናምን አመታት ተቀምጫለሁ። ስለዚ አዲስ አባ ነው የተወለድኩት

የቪዲዮ ጥሪ ሁሌ ነው የማደርገው ከጓደኞቼ ከስራ ባለዶርቦቼ ከደንበኞቼ የሚደረግ የቪዲዮ ጥሪ አለ በተለይም ደግሞ ከውጭ ሀገር የሚኖሩ የስራ ደንበኞቼ አሉ እነሱን ለማግኘት አብዛኛው ጊዜ የቪዲዮ ጥሪ አደርጋለሁ። በቀን ለሁለት ለሶስቴ ጊዜ ላደርግ እችላለሁ በሳምንትም ለሁለት ለሶስቴ ጊዜ ላደርግ እችላለሁ እንደ ስራው ሁኔታ ነው። ከቤተሰቦቼ ስገናኝም ፊታችን እንድንተያይ የቪዲዮ ጥሪ አደርጋለሁ።

ምግብን ለሌሎች ማካፈል በጣም ደስ ከሚሉኝ ነገሮች አንዱ ነው ምክንያቱም ደግሞ ለሌሎች ማካፈል ከቻልን እኛ ስናጣም እኔ ሳጣም እካፍላለሁ የሚያከፍለኝ ሰው አላጣም ብዬ ነው። የማስበው በትልቁ ደግሞ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ። ምግብ እንድናካፍል ስለሚፈልግ እሱን የሰጠኝን ነገር ለማስቀጠል ብዬ ነው። ምግብ ማከፈል በጣም ነው የምወደው ሰዎችም በጣም ይወዱኛል በዚህ ነገሬ

ሃይማኖታዊ ግብር በጣም ነው የማከብረው። ከልጅነቴ ጀምሮ ሃይማኖታዊ ነኝ። እኔ ኦርቶዶክስ ነኝ። የጌታችን የመዳኒታችን ኢየሱስ ክርስቶስ ነው የምከተለው። ስለዚህ ሃይማኖቴ በጣም ነው የማከብረው። ግብርን አከብራለሁ። በዓላት የሃይመንታው በዓላት ፋሲጋ ገና የመሳሰሉ በዓላትን አከብራለሁ። እነዚህ በዓላት ሲደርስበት በትልቅ ዝግጅት ነው የምጠብቃቸው። በጣም ደስ የሚል ጊዜ ነው የማሳልፈው።

ደመወዜ የማገኘው ሁሌም በመጨረሻው ወር ላይ ነው። ለምሳሌ አሁን ያለነው ያለነው ምን ላይ ነው? መስክረም ጥቅምት ህዳር ታህሳስ ጥር የካቲት ጥር ላይ ነው ያለነው አይደል? የካቲት ጥር ላይ ነው ጥር ላይ ነው ያለነው። ስለዚህ ጥር ላይ ስላለን ጥር መጀመሪያ ስራዬን እጀምራለሁ እስከ ጥር ሰላሳ ድረስ እሰራለሁ ጥር ሰላሳ ገንዘብ ይገባልኛል። ማለት ነው። ስለዚህ ሁሌም ደመወዜ የማገኘው በመጨረሻው ወር ነው

ጠዋት በስራ ላይ በጣም ብዙ ስራዎች አሉኝ አብዛኛውን ነገር የምሰራው ጠዋት ነው ምክንያቱም ደግሞ ቀን ላይ ሲሆን ትንሽ ጭንቅላቴ ያመኛል የተለያዩ ነገሮች ይወጡሩኛል በጭንቅላቴ ላይ ትንሽ ሊደብረኝ ይችላል። ጠዋት ላይ ግን አምሮየ ተረጋገቶ ምናምን ስነሳ በጣም ደስ የሚል ስሜትም ስላለኝ ጥዋት መስራት እወዳለሁ። ጥዋት የምሰራቸው ስራዎች አሉ ከደንበኛ የሚመጡ ስራዎች እሰራለሁ። ሁሉም ነገር ስለምሰራ ጠዋት መስራት በጣም ነው የምወደው ጠዋት። ገብቼ ቢሮዬን አጸዳድቼ ስራዬን እጀምራለሁ ማለት

የምወደው መክሰስ በጣም አሪፍ የሆነ መክሰስ ነው። በእርግጠኝነት እኔ ብዙ መክሰስ መመገብ አልወድም። ምክንያቱም ደግሞ እራቴን የምበላው በመክሰስ ሰዓት ስለሆነ ብዙ መክሰስ አልመገብም። ግን ደግሞ ከተመገብኩት የምወደው መክሰስ ቀለል ያለ መሆን አለበት ብዬ ስለማስብ ፓስታ ነው ፓስታ በጣም የምወደው መክሰስ ነው። እሱን እወደዋለሁ ስለዚህ ፓስታ በጣም የምወደው መክሰስ ነው

ስራዬ በጣም አድካሚ ነው በጣም ያስቸግራል። ቪዲዮ ኤዲቲንግ ስለሆነ ምሰራው በጣም አድካሚ ነው አይኔ ያመኛል ያስቸግረኛል በቃ። የምጠቀምበት ላብቶብ ደግሞ ትንሽ የሰው ስለሆነ ትንሽ ለመጠቀም። ትንሽ ይቸግርሃል እንደዛ እንደዛ እያለ በጣም አስቸጋሪ ነው። የሰው እቃ አድርገህ መጠቀም በጣም ስለሚያስቸግር። እሱን ስጠቀም ትንሽ ሊያስቸግረኝ ይችላል በጣም አድካሚ ስራም ነው። እያንዳንዱ ሳውንድ ኢፌክት እያንዳንዱ ቪዲዮ ኤዲት ስታደርግ ትንሽ ሊደክምህ ይችላል ከትከት እያረኩኝ ሲሄድ። ትንሽ ይደክመኛል በጣም አድካሚ ስራ ነው

ወደ ገበያ የምሄደው ቅዳሜ ቅዳሜ ነው ቅዳሜ ቅዳሜ ሲሆን ወደ ገበያ እሄዳሉሁ ሁሌም ቅዳሜ ቅዳሜ ወደ ገበያ እሄዳለሁ። በጣም ጥሩ የሆነ ግዜ ለማሳለፍ ብዬም እሄዳለሁ። አንዳንድ አስፈላጊ የሆነ እቃዎችን ለመግዛት። የሚያስፈልጉ እቃዎች ሁሉ ለመግዛት ወደ ገበያ እሄዳለሁ። እናቴ ስትልከኝም እሄዳለሁ። ስለዚህ በሳምንት አንዴ ነው ወደ ገበያ የሚሄደው ማለት ነው። ቅዳሜ ቅዳሜ

ኮምፒውተር መጠቀም እችላለሁ። ኮምፒውተር የራሴ የለኝም ግን ደግሞ የሰዎችን ኮምፒውተር መጠቀም እችላለሁ ሁሉም ነገር መጠቀም እችላለሁ ኤክሴል መስራት እችላለሁ። የማልችለው ነገር የለም ኮምፒውተር በደንብ ነው የምችለው። በጣም ደስ ይላል በኮምፒውተር ስራ ስትሰራና በስልክ ስራ ስሰራ ስትሰራ በጣም ልዩነት አለው። በስልክ ስትሰራ አንገት ያማል ይደብርሃል ይሰለችሀል እንቅልፍ ይመጣሃል። በኮምፒውተር ስትሰራ ግን በጣም ቀለል ስለሚል ሁሌም ኮምፒውተር ነው የምጠቀመው ግን ደግሞ የሰው ኮምፒውተር ስለሆነ ነው እንጂ ኮምፒውተር ግን መጠቀም እችላለሁ

የስልኬ ባትሪ በጣም ቶሎ ብሎ ነው የሚያልቀው ምክንያቱም ደግሞ ብዙ ጊዜ ስልኬ ስለምትጠቀምበት ትንሽ ባትሪው ተበላሽቷል መሰለኝ። በቶሎ ነው የሚያልቀው አዲስ እያለ። በጣም ቢያንስ ወደ ሶስት ቀን አራት ቀን ይቆይ ነበር። የስልኬ ባትሪ እየተጠቀምኩበት ማለት ነው። አሁን ግን በአንድ ቀን ይጨርሳል። በአንድ ቀን አሁን ጠዋት ፉል አድርጌ ሳወጣው ማታ ደግሞ ጨርሶ ይጠብቀኛል ማለት ነው። ስለዚህ በአንድ ቀን አንድ ቀን ነው በሃያ አራት ሰዓት ነው የሚጠብቀው

ስማርት ፎን እጠቀማለሁ ምክንያቱም ደግሞ በአሁኑ ጊዜ ስማርት ፎን መጠቀም ያለብን ጊዜ ነው ብዬ ነው የማስበው ምክንያቱም። በአሁኑ ጊዜ ስማርት ፎን የማንጠቀም ከሆነ በጣም ብዙ ነገሮች አሉ ሊያስቸግሩን የሚችሉና ስማርት ፎን እጠቀማለሁ። በጣም ጠቃሚ ነው። ዩቲዩብ አውቶሜሽን እሰራባታለሁ። ቲክቶክ ቲክቶክ አውቶሜሽን እሰራባታለሁ። ስለዚህ ስማርት ፎን በጣም ነው የምጠቀመው በጣም ደስ የሚል ነገር ነው።

ከቤቴ ስራዬ በጣም ሩቅ ነው ትንሽ ራቅ ይላል። ወደ ሶስት ኪሎ ሜትር ምናምን ይሆናል። እሱን እሱ ጋር ለመሄድ ትንሽ ሊያስቸግር ይችላል። አብዛኛው ጊዜ የሚሄደው በ ታክሲ ነው በታክሲ ሲሄድ ነው። ቶሎ የምደርሰው እንጂ በእግሬ ከሄድኩኝ እዘገያለው ያለው ከዘገየው ደግሞ ሰዎች ይቆጡኛልና። ከቤቴ ስራ ለመድረስ ትንሽ ራቅ ይላል። ወደ ሶስት ኪሎ ሜትር ይደርሳል